እኔ የምጠቀመው የገብስ ዳቦ ነው የገብስ ዳቦ በጣም ለጤና ተስማሚ ነው በተለይ ስኳር ላለባቸው ሰዎች። የገብስ ዳቦ ለጤና ይመከራል ማለት ነው እንዲመገቡ ይመከራል። እኔም ስኮር ባይነረኝም ነገር ግን ለጤና የሚስማማኝ ነገር ስለሆነ የገብስ ዳቦ ነው ምጠቀመው ማለት ነው። ያው በባህላችን የሚሰሩ ከገልስ ዳቦ የሚሰሩ ነገሮችም አሉ። ስለዚህ የገብስ ዳቦ መጠቀም በጣም ጠቃሚ ነው። ለጤና ማለት ነው

አዎ ቀልድ መናገር አቃለሁኝ እወዳለሁኝም ቀልድ መናገርም ሲባል ከቅርብ ጓደኞቼ እንዲሁም ከቤተሰብ ጋር ቀልድ መናገር ጥሩ ነው ምክንያቱ የቀልድ አንዱ የመቀራረብ ምልክት ነው ማለት ነው። ቀልድ ከሌለ ሁሉ ነገር ሊጨንቅህ ይችላል ሊከብድም ይችላል። መነጋገር መግባባትም ሊከብድ ይችላል ማለት ነው። ስለዚህ ቀልድ አንዱ የመግባባት ወይ የመቀራረብ ምልክት ነው ስለዚህ ከጓደኞቼ ከምቀርባቸው እንዲሁም ከቤተሰቦቼ ጋር አንዳንዴ ቀልድ እናገራለሁኝ። ቀልድ እጫወታለሁኝ ማለት ነው።

እኔ የምተኛው አምስት ሰዓት አካባቢ ነው ከአምስት ሰዓት በኋላ ነው ምተኛው ማለት ነው ይሄ ሁል ጊዜ የምተኛበት ነው። አንዳንዴ ግን ላመሽ እችላለሁኝ በተለይ ስራ ካለኝ እስከ ስድስት ሰዓትም ልቆይ እችላለሁኝ ማለት ነው። ይህ ጥሩ ነው ብዬ አላስብም በጣም ማምሸት ለጤና ጎጂ ነው ብዬ ነው የማስበው። ነገር ግን አንዳንዴ ግዴታ ሲሆንብህ እስከ ስድስት ሰዓት ልትቆይ ትችላለህ ስራ ሲበዛ ማለት ነው። አብዛኛው ሰዓት ግን አምስት ሰዓት ተኝቼ አስራ አንድ ሰዓት ነው አስራ አንድ ሰዓት ተኩል ነው የምነሳው። ስለዚህ የኔ መኝታ ሰዓት ኤሄ ነው ማለት ነው።

አዎ ባህላዊ ልብስ እለብሳለሁኝ ባህላዊ ልብስ የምለው ሰው በሃይማኖታዊ በዓላት በሆነ ጊዜ ነው። በእነዚህ ሃይማኖታዊ በዓላት ሲባል ጥምቀት አለ። እንዲሁም በገና በዓልም ሃይማኖታዊ በዓል ነው የባህል ልብስ እንለብሳለን። ቤተሰሰ ሁሉ የባህል ልብስ ለብሶ ነው የሚውለው ማለት ነው። በጥምቀት ቀን እና በገና በጣም ያምራል ሲለበስም የባህል ልብስ ሲለበስ ያምራል። በተለይ በጥምቀት በጣም ልዩ ድባብ አለው ማለት ነው።

በእግር እስከ አምስት ኪሎሜትር በእግሬ መሄድ እችላለሁኝ ሳላርፍ ማለት ነው። ከዛ በላይ መሄድ ይቻላል። ልደክመኝ ይችላል በርግጥ ነገር ግን በእግሬ መሄድ በጣም ነው የምወደው ለጤናም ጥሩ ነው ብዬ አስባለሁ። ወይ በእግር በዙ ርቀት መሄድ እስከ አምስት ኪሎ ሜትር መሄድ እችላለሁኝ ሁለት ስሄድ ሁለት ስመለስ በድምር አምስት ኪሎ ሜትር ያህል ጉዞ ማድረግ እችላለሁኝ ማለት ነው ይህ በጣም ጠቃሚ ነው ሰውነታችን በጣም እንሠሰራ ደከም ብሎንም እንቅልፍ ጥሩ እንቅልፍ እንድንተኛ ይረዳል ስለዚህ እኔ ይሄን ያህል መሄድ እችላለሁኝ።

አዎ መተገሪያዎችን አወርዳለሁኝ መተገሪያዎችን የማወርደው አንዳንድ ጽሁፍ ለማንበብ እንዲሁም ሙዚቃን ለማዳመጥ እና ሌሎች ነገሮችን ለመስራት መተገበሪያዎችን አወርዳለሁኝ። በአሁን ሰዓት ሁሉ ስራ በመተግበሪያ ነውየሚሰራው። ነገሮችን ያቅሉለታል ማለት ነው። መልእክት ለመላክ ለመቀበል እንዲሁም የተለያየ የገንዘብ አገልግሎቶችን ለማግኘት ወይ ለመላክና ለመቀበል እነዚህ መተግበሪያዎችን መውረድ መቻል አለበት። ስለዚህ ቴክኖሎጂ ይሄን ነገር አቅልሎታል እኔም ይሄን ተጠቃሚ ነኝ ማለት ነው

ዋና ሀላፊነቴ የተሰጠኝ ሀላፊነት በስርዓት መተግበር ነው። የሚሰጠኝን ስራ በአግባቡ መፈጸም ነው ይሄ የተሰጠህን ተቆጥሮ የተሰጠኝን ስራ ቆጥሬ ማስረከብ ይኖርብኛል። በታማኝነት ማገልገልም የኔ ሀላፍነት ነው ማለት ነው። ስለዚህ ከስራዬ ያሉ ሰዎችንም የኔ ሂደት እንዲከተሉ ጥሩ አገልጋይ እንዲሆኑ ታማኝ እንዲሆኑ የማድረግ የመቅረጽና በሃላፍነት የመምራት ሀላፊነቶች ነው። የተሰጠኝ ስለዚህ ይሄን መተግበር ደግሞ የኔ ሀላፍነት ነው ማለት ነው።

የልጅነት ጊዜ ጨዋታ ኳስ ነው ኳስ በጣም እጫወት ነበር። ጊዜም አላውቀውም ነበር እንዴት እንደሚያልፍ ምክንያቱም በጨዋታ ተጠምጄ ብዙ ሰዓት እዛ አሳልፍ ነበር። ይሄ የልጅነት ጊዜ በጣም ትዝ ይለኛል። ብዙ ከቤተሰቦቹም ቁጣ ይመጣብኝ ነበር ምክንያቱ ሰዓቴ ሳላውቀው ይመሽ ነበርና ነው። ስለዚህ አሁን እንደዛ አይደለሁም ነገር ግን የልጅነት ጨዋታ በጣም ትዝ የሚለኝ ብዙ ኳስ መጫወት እወድ እንደነበር ነው።

ቀጥር የምመገበው ብዙ ጊዜ እንጀራ ነው እንጀራ ነው የምወደው። ምክንያቱም እንጀራ በጣም ለጤና ተሰማሚ ነው። እንዲሁም እንጀራ ብዙም አይከብድህም ከበላህ በኋላ ብዙ የሚያመጣብህ መጫጫን ወይ ሌላ ነገር አያመጣም ማለት ነው። እንጀራን በብዙ መልኩ መብላት መመገብ ስለሚቻል ነው በሽሮ መልኩ መመገብ ይቻላል በሌላ በየአይነት ወጥ መመገብ ይቻላል በስጋ መመገብ ይቻላል። ፍርፍርና ሌሎች ነገሮችን አድርገህም መመገብ ይቻላል ስለዚህ ብዙ አማራጮች አሉ። እንጀራ ለመመገብ ስለዚህ ለጤናም ተስማሚ ነው ብዬ ነው የማስበው

አዎ ከደንበኞች ጋር እሰራለሁኝ ደንበኞች አሉን እኛ ስራ የምሰራላቸው ደንበኞች አሉን መጥተው ያሰሩናል ማለት ነው የሚሰጡን ኮንትራክት አለ እሱን ሰርተን እንሰጣቸዋለን። ስለዚህ ከብዙ ደንበኞች ጋር እሰራለሁኝ ማለት ነው የስራ ባህሪዬ ከብዙ ደንበኞች ጋር ያገናኘኛል። እነሱ የሚፈልጉትን ስራ ሲያመጡ ሰርተን እናስረክባቸዋለን። ስለዚህ ብዙ ጊዜ ከደንበኞች ጋር አብሬ የመስራቱ እድል ገጥሞኛል ከደንበኞች ጋርም ብዙ ስራ ሰርቼ ምስገናም ደርሶብኝ ደርሶኛል ማለት ነው። ጥሩ ስራ ሰርቼ አስረክቤያለሁኝ ማለት ነው።

አዎ ስጦታ መስጠት እወዳለሁኝ ስጦታ መስጠት በጣም ጥሩ ነገር ነው ብዬ ነው የማስበው ምክንያቱም ስጦታ ስትሰጥ ከሰዎች ጋር ያለህ ግንኙነት በጣም ነው የሚያጠነክረው። ለሰጪም ጥሩ ነገር ነው እንዲሁም ለተቀባይም ደስ የሚል ነገር ስሜት ይሰጠዋል ማለት ነው። ስለዚህ ቅርርብህንም በጣም ያሻሽለዋል ያጠናክረዋል ብዬ ነው የማስበው። እንዲሁም ስጦታ በተለያየ መልኩ ስጦታ ሊሰጥ ይችላል። በስራ አፈጻጸሙ ጥሩ ሰው ጥሩ ስራ ለሰራ ሰው ሊሆን ይችላል መበረታቻ ሊሆን ይችላል። እንዲሁም በፍቅር መሃልም ሊሆን ይችላል ስጦታ የሚሰጠው ስለዚህ ስጦታ በየ እንደየ ሁኔታው አስፈላጊ ነው ብዬ ነው የማስበው

አዎ እሳት ማቀጣጠል ወይ ማንደድ እችላለሁኝ። ያን ያህል ከባድ ነገር አይደለም። እሳት ማንደድ ማለት እሳትን ማያያዝ ወይ ደግሞ ማቀጣጠል ማለት ነው። ስለዚህ እኔም አቀጣጥዬ ወይም አንድጀ አውቃለሁኝ። በተለይ መብራት ሲጠፋ አማራጭ የምግብ ማብሰያ እናደርገዋለን ማለት ነው። ስለዚህ እኔም አድርጌ አውቃለሁኝ። ክሰል ወይ ደግሞ እንጨትን አያይዤ አንድጄ አውቃለሁኝ ማለት ነው።

የስራ ቦታዬ ደስ የሚል ነው። የስራ ቦታ ለመስራት የሚመች ነው። ለመጓጓዣ አገልግሎትም ምቹ ነው እንዲሁም። ወጣ ብለህ ለመዝናናት አንዳንዴ ሻይ ቡና ለመጠጣትም ይሁን። ምግብ ለመብላት ምቹ የሆነ የስራ ቦታ ነው ማለት ይቻላል። በስራ ቦታ ላይም ብዙም ጫና የሚፈጥር ነገር የለውም። ደስ የሚል አካባቢ ነው ማለት ነው። ንጽህናውም እንደዛ ንጽህናው የተጠበቀ አካባቢ ነው። ስለዚህ የስራ ቦታዬ በጣም እወደዋለሁኝ ደስ የሚል ነው።

አዎ በተፈጥሮ ውስጥ መራመድ እወዳለሁኝ ተፈጥሮ ጸጥ ያለ ነገር ነው። በዛ ስትራመድ ደግሞ የሆነ ከተፈጥሮ ጋር የምትስማማው የምታወራው ነገር አለ። ደስታ ይፈጥርልሃል ጽሞና ወደ ውስጥህንም እንድታስብ ያደርግሃል ማለት ነው። ስለተፈጥሮም ታድንቃለህ። ስለዚህ በዛን ሰዓት በጣም የሆነ ተመስጦ የሆነ ስሜት ውስጥ ትገባለህ ማለት ነው። ከራብሻ ከጫጫታ ከምንም ነፃ ነው የምትሆነው። ተፈጥሮ በጣም ደስ ይላል

ከፀሀይ የምጠበቀው አንደኛ እቤት ውስጥ በመሆን ነው ጥላ ውስጥ ነው የሚሆነው ቤት ስሰራ ቤት ብሮ ውስጥ ነው የሚሆነው ከዛ ውጭ ደግሞ ፀሀይ ያለበት ሰዓት ላይ አለመውጣት ነው። ለፀሀይ መጋለጥ የለብኝም ብዬ አስባለሁ ነገር ግን አንዳንዴ ኮፍያ አርገም ልወጣ እችላለሁኝ ማለት ነው ወይ ጃንጥላ አድርገም ልወጣ እችላለሁ ወይ ከፀሀይ ለመከለል ስለዚህ ፀሀይ ከፀሀይ የሚከለለው የሚጠብቀው በእንደዚህ አይነት መልኩ ነው ማለት ነው።

በብዛት የምጠቀመው መተግበሪያ ዋትሳፕ እና ኢሞ ነው እንዲሁም ፌስቡክም እጠቀማለሁ ስለዚህ በእነዚህ መተግበሪያዎችን በብዛት እጠቀማለሁኝ ማለት ነው። ለኔ ቅለል የሚለኝ ዋትሳፕ ነው ዋትሳፕ በጣም ምቹ ነው። ለአጠቃቀም ይሁን መልእክት ስትልክም ብዙ ጥራት አለው። ስለዚህ ዋትሳይፕ በብዛት እጠቀማለሁኝ ማለት ነው። እንዲሁም ኢሞም እጠቀማለሁኝ ስለዚህ በሁለቱም በብዛት እጠቀማለሁ

አዎ ፍየል አይቼ አውቃለሁኝ በአጠገባችን ሲያልፉ ወደ ገበያ ሲሄዱም አያለሁኝ ብዙ ጊዜ ማለት ነው። ስለዚህ ፍየል ማየት ለኔ አዲስ አይደለም ብዙ ጊዜ ፍየል አይቼ አውቃለሁኝ። ወደ ገበያም ሄጄ አይቻለሁ በብዛት ፍየሎች የሚሸጡበት ገበያ አለ እዛ ሄጀም አይቻለሁኝ። ስለዚህ ብዙ የተለያዩ ከተለያዩ አካባቢዎች የሚገቡ ወደ ከተማ የሚገቡ ለእርድ መሸቀያ የሚሆኑ የሚገቡ ፍየሎችን አይቼ አውቃለሁኝ

ይቅርታ መጠየቅ ቀላል ነገር አይደለም ይቅርታ መጠየቅ እንደየ ጥፋቱ ሁኔታ ሊቀልና ሊከብድ ይችላል። አንዳንድ ነገሮች ይቅርታ ለመጠየቅ የሚከብዱ ነገሮች ይኖራሉ። አንዳንድ ደግሞ ቀላል ሊሆን ይችላል ተራ ነገር ሊሆን ይችላል ስለዚህ ቀለል ላለ ነገር በቀላሉ ይቅርታ ልትጠይቅለት ትችላለህ። ነገር ከበድ ያሉ ነገሮች ግን በቀላሉ ይቅርታ የምትጠይቀው አይደለም። ይከብዳል ስለዚህ በሌላ በሽምግልና በሶስተኛ ወገን አድርገህ ጠይቀህ ነው ይቅርታ መጠየቅ የሚቻለው ማለት ነው። ስለዚህ ቀላል ነገር አይደለም ከባድ ነው ማለት ነው።

የስራ ጊዜዬ ሙሉ ቀን ነው ማለትም ሁለት ሰዓት ተኩል ገብተህ እስከ አስራ አንድ ሰዓት ተኩል የሚቆይበት ነው። ስለዚህ የስራ ጊዜዬ ሙሉ ጊዜ የሚውልበት ነው ማለት ይቻላል። ሌላ ቅዳሜና እሁድ ብቻ ነው ከዚህ ውጪ የሚሆነው። ከሰኞ እስከ አርብ ባለ ጊዜ ግን በዚህ ነው የማሳልፈው ማለት ነው። በሁለት ሰዓት ተኩል ገብቼ እስከ አስራ አንድ ሰዓት ተኩል ነው የሚቆየው ማለት ነው። ስለዚህ ሌላ ስራ መስራት አልችልም በዚህ ሰዓት ማለት ነው

ሁል ጊዜ የምነሳበት አስራ አንድ ተኩል ነው አስራ አንድ ተኩል ሁል ጊዜ እነቃለሁኝ ማለት ነው። ባልነቃም የመጥሪያ ደወል ይጠራኛል እነሳለሁኝ። ስለዚህ ሁል ጊዜ በዚህ ሰዓት ነው የምነቃው። ሌላ ነገር አዲስ ነገር ካልተፈጠረ በስተቀር ተደስቼ። ስፖርት እና ወይ እንቅስቃሴ አደርጋለሁኝ ትንሽ እንቀሳቀስና ተጣጥቤ ወደ ስራዬ እሄዳለሁኝ ማለት ነው። ይሄ የሁል ጊዜ ተግባሬ ነው።

አዎ ሻማ መብራት እወዳለው ሻማ የማባራው በዓላት ሲሆን ነው የእምነት በዓላት ሲኖሩ በእነዚህ የእምነት በዓላት። ለእውነቱ መታሰቢያ ተደርጎ ሻማ ይበራል እኔም አበራለሁኝ። ይሄ የብዙ ጊዜ ልምዴ ነው ማለት ነው። ስለዚህ ጥሩ የሆነ ስሜትም አለው። ሻማ ስታበራ የሆነ የራስ የሆነ ደስ የሚል ስሜት አለው ይሄን። ስሜትም ሁሌ እናደርገዋለን ማለት ነው

በስራ እስከ አስር ጥሪ ላደርግ እችላለሁኝ በቀን ማለት ነው ይሄ የማደርግበት ምክንያት ደንበኞቻችን ይጠይቁናል ደውለው ይጠይቁናል እኔም ደውዬ እነግራቸዋለሁኝ ማለት ነው። ያለን የስራ ግንኙነት ነው የሚወስነው። ስለዚህ በስራ ምክንያት የምናደርገው የስራ ጥሪ ወይ የስልክ ጥሪ ይኖራል ማለት ነው። በየቀኑ ከአስር ያላነሱ ጥሪዎችን አስተናግዳለሁ

አዎ በገበያ ዋጋ መደራደር እችላለሁኝ። የገበያ ዋጋ ምደራደረው የገበያውን ሁኔታ አጥንቼ ነው። ዝም ብዬ አልከራከርም። ነገር ግን ገበያው ካወቅኩት የዋጋው ግምት ካወቅኩት ተደራድሬ ወደ ገመትኩት ዋጋ ማቅረብ እችላለሁኝ ማለት ነው። ካልሆነ የኛ ገበያ በጣም የሌለ ያልገመትከው ሊሆን ይችላል። ነገር ግን ዋጋውን ካወቅከው እቃውን ጥራት ካወቅከው ተደራድረህ ወደፈለከውን ልታመጣው ትችላለህ ማለት ነው።

አዎ ኢሜል እጠቀማለሁኝ መልእክት የምልከው በኢሜል ነው እንዲሁም መልእክት የምቀበለው በኢሜል ነው። ከደንበኞቼ ጋር ሁል ጊዜ ግንኙነቴ በኢሜል ነው የሚሆነው ማለት ነው። በተለይ ተለቅ ያለ ስራዎችን ስንሰራ ሰርተን ስናስረክብና ስንቀበል በኤሜል ነው የሚሆነው ማለት ነው። ከአለቆቼ ጋርም በኢሜል ነው የምንገናኘው። ስለዚህ ኢሜል ብዙ ዘርፎችን በኤሜል እንጠቀማለን። ታማኝነቱን በጣም አስተማማኝ ነው ማለት ነው። በኢሜል የሚላኩ ነገሮች ደህንነታቸው የተጠበቁ ናቸው ተብሎም ይታሰባል

አዎ ስሜቴ በፊቴ ላይ አሳያለሁኝ ሲከፋም እንዲሁም ስትደሰትም በፊቴ ላይ ይነበባል ይታያል ይሉኛል ጓደኞቼ ይሄ እንግዲህ ስሜት መደበቅ የማልችል ሰው ነኝ ማለት ይቻላል። አንዳንድ ሰዎች ስሜታቸው በፊታቸው ላይታይ ይችላል ላይነበብ ይችላል። እኔ ግን ሁለቱም መታየት ይችላሉ ስደሰትም ሲያዝም ወይ ስትከፋም ሊታይ ይችላል ማለት ነው። ስሜቴን

አዎ አካባቢውን እወደዋለሁኝ የአካባቢ ማህበረሰቡም በጣም የሚመች ማህበረሰብ ነው እወደዋለሁኝ ማለት ነው በጣም ተግባብተን ነው የምንኖረው ተጋግዘን ነው የምንኖረው። በክፉም በደጉም አብረን ነው እምናሳልፈው ማለት ነው። ስለዚህ እኔ አካባቢዬን በጣም ነው የምወደው። ከዚህም መልቀቅ አልፈልግም ወደ ሌላ አካባቢ ምክንያቱ የለመድከው ማህበረሰብ የለመድከው ከባቢ። ጥለህ ስትሄድ በጥሩ ስሜት አይሰማም ስለዚህ የለመድከውን። የመሰሉት ነገር የለም

አዎ መንዳት እችላለሁኝ መንዳት ከጀመርኩኝ ብዙ አመት ሆኖኛል። እንዲሁም አሁንም መንዳት እችላለሁኝ ማለት ነው። እያሳደስኩት መንዳት እችላለሁኝ። ብዙ አይነቱ ተሽከርካሪዎችን መዳት እችላለሁኝ። ብዙ የሚቸገር ሰው አይደለሁም ስለዚህ ሙያዬ በጣም ገበዝ ነኝ በመንዳት ማለት ነው። እስካሁንም ምንም ነገር ስነዳ አደጋ አጋጥመኝ አያውቅም። ምንም አይነት አደጋም ተመዝግቦኝ አያውቅም ማለት ነው

ሙዚየም እሄዳለሁኝ ሙዚየም የምሄደው የድሮ ያለፈውን ታሪክ ለመመልከት ነው። ምክንያቱም ያለፈውን ታሪክ እዛ ታገኘዋለህ ሙዚየም ላይ ብዙ ነገሮች ታገኛለህ። አለባበስ የአኗኗር ዘይቤ የስዕል እና ሌሎች ቁሳቁሶችን እዛ ታገኛለህ። እሱን በመመልከት እዛን ዘመን የነበረው ያለፈውን ዘመን ምን አይነት አስተሳሰብና እና ምን አይነት አኗኗር እንደነበረ እንዲሁም ሀገራቸው እንዴት ይጠብቁ እንደነበረ በምን መሳሪያ ይጠብቁ እንደነበረ ትገነዘባለህ ማለት ነው። ስለዚህ ሙዚየም መሄድ እወዳለሁኝ። ሁሉም ሰውም ሙዚየም ሄዶ ቢያይ ቢመለከት ቢታዘብ ጥሩ ነው። ብዬ እመክራለሁ።

አዎ አዲስ ነገር መማር የምፈልገው ቋንቋ ነው ቋንቋ ብዙ ቋንቋዎችን መቻል እፈልጋለሁኝ። በተለይ ፈረንሳይኛ አረብኛ ብችል ደስ ይለኛል ብማር ማለት ነው። እንደዛም ሀሳብ አለኝ ቀጣይ አረብኛና ፈረንሳይኛ የመማር ፍላጎት አለኝ። ከተሳካ እነዚህ ሁለቱም ቋንቋዎች እማራለሁኝ ብዬ አስባለሁ ምክንያቱም ብዙ ተናጋሪ አላቸው ቋንቋዎች ናቸው። እነሱን መቻል ደግሞ ከብዙ ሰዎች ጋር በቀላሉ መግባባት ትችላለህ ማለት ነው

ጺም ማቆየት አልወድም እኔ ወዲያ ወዲያው ነው የምላጨው በየጊዜው እላጫለሁኝ ማለት ነው ሳያድግ። የቢሮው አሰራርም እንደዛ አይፈቅድም ምክንያቱም የቢሮው አሰራርና ደንብ መከተል መቻል አለብኝ እኔ አላቆየውም ማለት ነው። ከዛም ለራሴም ደስ አይለኝም። ጢም ብዙ ሲያድግ ደስ አይለኝም ማለት ነው ያሳክከኛልም ስለዚህ ከዚህ አኳያ አላስቆየውም ማለት ነው። ሁል ጊዜ አጭር ነው የሚሆነው ላጫለሁኝ።

አዎ በእንጨት ማብሰል እችላለሁኝ በእንጨት ማብሰል ሲባል ኤሌትሪክ ሲጠፋ እንግዲህ በእንጨት ነው ምግብ የሚበስለው እንጨት ከሌለም በክሰል ይበስላል ማለት ነው። ወጥ በሱ ነው የሚሰራው። እንጀራም በሱ ሊጋገር ይችላል እንዲሁም ዳቦን በሱ ሊጋገር ይችላል ማለት ነው። ስለዚህ በአካባቢያችን የተለመደ ነው። ምጣድም በእንጨት እሳት አቃጣጥለህ ምጣድ ጋግረህ መጋገር ይቻላል ማለት እንጀራ መጋገር ማለት ነው። ዳቦ ለማብሰል እንዲሁም ወጥ ለመስራት በእንጨት መስራት እንችላለን ማለት ነው።

ብዙ ጊዜ መጽሐፍ የማነበው በእርፍት ጊዜ ነው ማለትም ቅዳሜና እሁድ ነው የማነበው ማለት ነው። በእነዚህ ጊዜም በአንድ ሰዓት ከአንድ ሰዓት እስከ አንድ ሰዓት ተኩል ላነብ እችላለሁኝ ማለት ነው። ስለዚህ በሳምንት ሁለት ጊዜ ነው የማነበው ከአንድ ሰዓት እስከ አንድ ሰዓት ተኩል ያህል መጽሐፍ ላነብ እችላለሁኝ በቀን ማለት ነው። ሁለት ቀን በሳምንት ነው የማነበው ማለት ነው።

አዎ በምጣፍ ላይ እቀመጣለሁኝ በምጣፍ ላይ የምቀመጥበት ጊዜ ምናልባት ሙስሊም ቤት ስሄድ ምንጣፍ ላይ ነው የምትቀመጠው ሁሉን ጫማ አውልቀህ ምንጣፍ ላይ ትቀመጣለህ ማለት ነው። ምጣፍ ይኖራቸዋል አንዳንዱ ቤት ምንጣፍ ላይ የለም። አንዳንድ ቤት ግን ምንጣፍ ላይ አለ። ምንጣፍ ላይ ትቀመጣለህ ማለት ነው ስለዚህ እኔም በምጣፍ ላይ ተቀምጬ አውቃለሁኝ። ተቀምጬ አውቃለሁኝ ማለት ነው።

አዎ እጠቀማለሁ የስልክ ካሜራ እጠቀማለሁ ብዙ ጊዜ የምጠቀመው እንዲያውም የስልኬ ካሜራ ነው። ምክንያቱም በሄድኩበት ፎቶ ለማንሳት እንዲሁም ራሴን አንዳንድ ነገሮችን ማስታወሻ ለማስቀረት። የስልኬ ካሜራ ነው የምጠቀመው ማለት ነው። ስለዚህ የስልኬ ካሜራ በጣም ጠቃሚ ነገር ሁኖልኛል። እኔ በሄድኩበት ፎቶ እነሳለሁኝ መስታወሻም እይዛለሁኝ። በደንብ ነው የምጠቀመው

አዎ የአመራርነት ሚና አለኝ። የአመራርነት ሚና ሲባል የተሰጠኝ ሀላፍነት በአግባቡ እወጣለሁኝ ማለት ነው። ከስራዬ እኔ ከእኔ ስር ማለት ነው አሉ። ሰዎች አሉ እኔ የምመራቸው በአግባቡ ነው የምመራቸው። ፍትሃው በሆነ አመራር ወይ እንደሚሰጠው ማለት ነው። እነሱንም አልጫንም። ስራንም አልበድልም በትክክል ምን መስራት እንዳለባቸው አቅጣጫ ስጥና በተሰጣቸው መሰረት። እየሰሩ እንደሆነም እከታተላለሁኝ እቆጣጠራለሁ

አዎ የሙዚቃ መሳሪያ አልችልም። የሙዚቃ መሳሪያ ብጫወት ወይ ችሎታ ቢኖረኝ ወይ ደስ ይለኝ ነበር ነገር ግን አለመታደል ሆኖ የሙዚቃ መሳሪያ መጫወት አልችልም አዎ የሙዚቃ መሳሪያ አልችልም የሙዚቃ መሳሪያ ቢጫወት ወይ ችሎታ ቢኖር ወይ ደስ ይለኝ ነበር ነገር ግን አልበታደል ሆኖ የሙዚቃ መሳሪያ መጫወት አልኪልም ቀጣይ ምናልባት ክራር የመጫወት ሀሳብ አለኝ እለማመዳለሁ ብዬ ተስፋ አደርጋለሁኝ የተወሰነም እሞክራለሁ ግን ያን ያህል ችሎታ ያለኝ ሰው አይደለሁም ማለት ይቻላል።

አዎ ማር እወዳለሁኝ። ከልጅነቴ ጀምሮ ማር በጣም ነው የምወደው ማር በነገራችን በጣም ጠቃሚ ንጥረ ነገር ነው። ለሰውነታችን ማለት ነው። ማር የሚበላ ሰው ጠንካራ ነው ይባላል። እንዲሁም ማር የሚበላ ሰው በሽታም አያጠቃው። ስለዚህ ማር በተለያየ መልኩ መመገብ እንችላለን። ከብዙ ነገሮችን አዋህደንም መመገብ እንችላለን። ጤናችንም ይጠብቅልናል ማለት ነው። ስለዚህ እኔም ከልጅነቴ ጀምሮ ማር በደንብ ነው የምበላው። አሁንም ማር እቤቴ አስቀምጬ እጠቀማለሁኝ ማለት ነው።

አዎ ለሌሎችም ማስተማር እችላለሁኝ ብዙ ጊዜ ሌሎችን አስተምሬያለሁኝ በተለይ በራሴ ሙያ ከእኔ በታች ለሚመጡ ሰራተኞች አስለጥናለሁ አስተምራለሁ። ሌሎች ነገሮችም ለሌሎች ለማስተማር በጣም ትጉ ነኝ። ምንም ወደ ኋላ አልልም ሰው ልማር ብሎ ወደ እኔ ከመጣ። በደንብ ነው የማስተምረው በንጽህና በቅንነት ነው የማስተምረው ማለት ይቻላል። ስለዚህ ሌሎችን አስተምራለሁ

የልጅነት ቤቴ መጠነኛ ቤት ነው። ጣራው ከቆርቆሮ በቆርቆሮ የተከደለ ነው። እንዲሁም ግድግዳው በብልኩዌት እና በሲሚንቶ ነው። የተሰራ ማለት ነው። በጣም ትልቅ ቤት አይደለም። መካከለኛ ቤት ላይ ነው ያደግነው። ነገር ግን በጣም በፍቅር ነበር ያደግነው በዛች አነስ ያለ ቤት። ብዙ ቤተሰዎች ነው ያደግነው ማለት ይቻላል። ነገር ግን በጣም ደስተኛነት ደስታ ነበረን በቤተሰብ መሃል ያደኩት ደስታ ነበረን ማለት ነው።

አዎ ብዙ እናሳሳለሁኝ ብዙ የሚያናሳሳኝ ነገር ሲኖር ማለት ነው ነገር ግን ዝም ብዬ በሜዳ አልነሳሳም። የሚያናሳሱ ነገሮች ሲኖሩ ግን ተነሳሽነት ያለኝ ሰው ነኝ እኔ ምን አገባኝ የሚል ሰው አይደለሁም። እኔን የሚመለከቱ ነገሮች ሲኖሩ በተነሳሽነት ነው ምሰራው ማለት ነው በአላፊነት በተነሳሽነት እንዲሁም ለሌሎችን አርዓያ በመሆን የምሰራ ሰው ነኝ ማለት ነው። ስለዚህ ብዙ ጊዜ በተነሳሽነት የምሰራቸው ስራዎች አሉ

አዎ የደንበኛ ዕርካታ በተለያየ መልኩ ሊመጣ ይችላል ስለዚህ እኔም የደንበኛ ዕርካታ ለበላይ አካል አሳውቃለሁኝ ማለት ነው። ደንበኞች ረክተዋል ወይስ ደንበኞች ዕርካታ የላቸውም? በአገልግሎታችን የሚለውን አጥንቼ ለሚመለከተው አሳውቃለሁኝ ማለት ነው። ስለዚህ ደንበኞቻችን በብዛት ወዲያው እንዲነግሩን ነው የምንነግራቸው የምንጠይቃቸው የሚሰማቸውን ነገሮች እንዲነግሩን እንዲናገሩን ወይ ደግሞ እንዲያሳውቁን እናደርጋለን። በዚህም ከደበኞቻችን ጥብቅ የሆነ ግንኙነት ነው ያለን ማለት ነው። ስለዚህ እየተደበቀ ነገር የለም። ለአለቆቼም የደንበኞች ዕርካታ አሳውቃለሁኝ ማለት ነው። በጊዜው

እሳት ለማንደድ የሚጠቅመኝ ክርቢት ነው የምጠቀመው በክርቢት ብዙ ጊዜ አቃጣጥላለሁኝ ማለት ነው። እሳት ለማንደድ የሚጠቅመኝ ክርቢት ነው ነገር ግን በክርቢት እምቢ ካለኝ። ትንሽ ቤንዚን ነገር አርከፍኪፌም ላቃጣጥለው እችላለሁኝ ላነደው እችላለሁኝ። ስለዚህ በብዙ መልኩ ማቃጣጠል ይቻላል። እሳት ማለት ነው እሳት ማቃጣጠል ብዙም የሚከብድ ነገር አይደለም። በብዙ መልኩም ማቃጣጠል ስለሚቻል ማለት ነው።

በበድን ቋንቋ አላምንም በበድን ቋንቋ የሚያምኑ ሰዎች ሊኖሩ ይችላሉ እንደ እኔ ግን በበድን ቋንቋ አላምንም። በድን ቋንቋ ሲባልም ራሱ ደነግጣለሁኝ ብዙ እምነት ስለሌለኝ በሱ ላይ። እኔም ጥሩ ስሜት አይሰማኝም ማለት ነው የበድን ቋንቋ። ነው ሲባል ጥሩ ስሜት አይሰማኝም። ስለዚህ ከዚህ እምነት ውጭ ነኝ ከዚህ እምነትም የራኩ ሰው ነኝ ማለት ይቻላል። በድን ቋንቋ የሚያምኑ ሰዎች ግን እንዳሉ ሰምቼ አውቃለሁ

ከአለቃዬ ጋር ጥሩ የሆነ ግንኙነት ነው ያለን ከአለቃዬ ጋር የሚሰጠኝ መምሪያን በአግባቡ ነው የምፈጽመው። እንዲሁም የሚሰጠኝ ሀላፊነት በታማኝነት ነው የምረከበው ማለት ነው። ሰርቼም በስራዬም ጠንቀቅ ያለ ተጠንቅቄ የምሰራ ሰው ነኝ። ስለዚህ ከአለቃዬ ጋር የሚያገናኙን ነገሮች ሁል ጊዜ ሰላማዊ በሆነና በጣም በመከባበር ላይ የተመሰረተ ነው። አለቃዬ በጥሩ ሁኔታ ነው የሚያየኝ።

አዎ ስራዬ አድካሚ ነው ስራዬ በተለይ አንዳንድ ጊዜ በጣም ያደክማል ማለት ነው። ተጋግዘን ስለምንሰራ ግን ብዙ ይሄን ያህል የሚመረር ነገር አይደለም። ስራዬ ግን በተፈጥሮው አድካሚ ነው። በተለይ አርብ ቀን ብዙ ስራዎች ይመጣሉ ማለት ነው የሳምንቱ ተጠቅሎ ሊመጡ ይችላሉ። በጣም ብዙ ጊዜ በስራ ላይ ነው የሚያሳልፈው ማለት ይቻላል። አርባ አርብ ስለዚህ ስራዬ አድካሚ ነው። ነገር ግን እኔ በስራዬ ደስተኛ ነኝ ደስተኛ በደስተኛነት ነው የምሰራው ማለት ነው።

በጋ ወቅት ለኔ ይመቸኛል ምክንያቱም ክረምት በጣም ያስጨንቃል ጨለማ ነው ዝናብ አለ። ሌላ ነገርም አለ ስለዚህ እኔ የምወደው በጋ ወቅት ነው። በጋ ፀሀይ ፀሀያማ ነው። ዝናብም የለም ስለዚህ እንደፈለክ መሄድ ትችላለህ። መቀሳቀስ ትችላለህ በእግር መጓዝ ትችላለህ። እንደ ክረምቱ የምትጨናነቅበት ነገር የለም ስለዚህ የኔ ምርጫ የበጋ ወቅት ነው። ለኔ የሚመቸኝ

አዎ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁኝ። እንደዚህ አይነት የማድረግ ልምድ አለኝ። ምክንያቱ ያላሰብኩትን ነገር መግዛት የለብኝም። ያሰብኩት በጽሁፍ አስፍሬ ነው ወደ ሱቅ የምሄደው ወይም ወደ ገበያ የምሄደው። ይሄ ደግሞ በጣም ጥሩ ነገር ነው። ጥሩ ልምድ ነው ብዬ ነው የምወስደው። ምክንያቱ ያቀድኩትን ነገር ነው የማደርገው። ከእቅዴ ውጪ የሆኑ ነገሮችን አላደርግም ወይ ዝርዝር ውስጥ የሌለው ነገር አልገዛም ማለት ነው። ሁል ጊዜ እንደዚህ አይነት የመተግበር ልምድ አለኝ። ይሄ ለኔ ጥሩ ነገር አስገኝቶልኛል።

በቤተሰብ የምናከብረው በዓላት አንደኛ የፋስጋ በዓል ነው እንዲሁም የገና እና የጥምቀት በዓላትን ከቤተሰብ ጋር ተሰባስበን የምናሳልፋቸው ናቸው። ትላልቅ በዓሎች ናቸው የሃይማኖታዊ በዓሎች ናቸው። ቤተሰብ ሁሉ። የባህል ልብስ ለብሶ በጣም ተውበን ነው የምናሳልፈው ማለት ነው። ደስ የሚል ጊዜም እናሳልፋለን። በተለይ የሃይማኖታዊ በዓላችን አብረን ተሰብስበን ስናሳልፍ ልዩ የሆነ ትዝታ ልዩ የሆነ ፍቅር ይሰጣል። ለቤተሰቡ

አዎ ማብሰል እችላለሁኝ። የተለያዩ ምግቦችን ለራሴ አብስዬ መብላት እችላለሁኝ። እንዲሁም ለሌሎችም ማቅረብ እችላለሁኝ ማለት ነው። ስለዚህ ማብሰል ያን ያህል በጣም ከባድ ነገር አይደለም። በተለይ ኤሌክትሪክ ካለ በቀላሉ ማብሰል ትችላለህ። እንዲሁም ኤሌክትሪክ ባይኖር እንኳን እንጨት አቀጣጥለህ ወይም ከሰል አቀጣጥለህ ማብሰል ይቻላል ማለት ነው። ስለዚህ እኔ ለምጄዋለሁኝ። ራሴ አብስዬ ራሴ መመገብ እችላለሁኝ። ለሌሎች ሰዎችም ማቅረብ የሚችል ሰው ነኝ ማለት ነው።

እኔ የጧት ሰው ነኝ። ጧት በጧት ነው የምነሳ ማለት ነው። ማታ ብዙ ጊዜ እስከ አምስት ሰዓት ብቆይ ነው። ከዛ በኋላ አላረፍድም አላመሽም። ነገር ግን ጠዋት በጠዋቷ ነው አስራ አንድ ሰዓት ተኩል መነሳት ስላለብኝ ስለዚህ ብዙ ጊዜ እኔ የጧት ሰው ነኝ ማለት ይቻላል። በጧት ተነስቼ ማድረግ የሚገባኝን ነገር በጧት ነው የማረገ። ከረፈደ ጥሩ ነገር አይሆንም። ምክንያቱም በዝግየት አለ ወደ ስራ በሰአት አለመግባት ይኖራል። ይሄ ደግሞ ከአለቃ ጋር ሊያጋጭ ይችላል። ስለዚህ እኔ የጧት ሰው ነኝ ማለት ይቻላል።

አዎ ዋይፋይ እጠቀማለው በዋይፋይ ነው የምሰራው ብዙ ጊዜ ዋይፋይ ቢሮ ላይም ዋይፋይ አለኝ እቤቴም ዋይፋይ አለኝ። ስለዚህ ዋይፋይ ነው የምጠቀመው ዋይፋይ ብዙ ነገሬን አቅሎልኛል። ምክንያቱም በዳታ ብሰራ ብዙ ዋጋ አወጣለሁኝ ብዙም ሊያስከፍለኝ ይችላል። ስለዚህ በዋይፋይ ግን አንዴ የተከፈለ ዋይፋይ ለብዙ ጊዜ ይሆነኛል። በቀላሉ ነገሮችን እሰራለሁኝ ማለት ነው የፈለኩትን ማውረድ እችላለሁኝ የፈለኩትንም መላክና መደዋወል ከሰዎች ጋር መገናኘትም እችላለሁኝ ማለት ነው

አዎ ምግቤን ከሌሎች ጋር መጋራት እወዳለሁኝ ምክንያቱም ከሌሎች ጋር መጋራት በጣም ፍቅር ይሰጣል። ለብቻህን ግን ጥሩ አይደለም ጥሩ በባህልም የሚደገፍ አይደለም። ጥሩ የሆነ ግንኙነትም አይፈጥርም ለብቻ የሚበላ ሰው ብቻውን ይሞታል የሚል ቢህልም አለ። ስለዚህ ከጋደኞች ጋር። ቅርብህን ካለ ሰው ጋር ከሌለች ሰዎች ጋር የምትበላውን ነገር ማጋራት በጣም ጥሩ ነገር ነው። ብዬ ነው የማስበው

ልደቴ የማክብረው ከቤተሰቦቼ ጋር ሆኜ ነው። ልደቴ ቤቴ ሆኜ ነው የማክብረው ከዛ ውጪ ብዙም አላካበደውም። ያን ያህል አካባጅ አይደለሁም ማለት ነው። ለልደቴ ብዙ ገንዘብ የማወጣም አይደለሁም። ከልጆቼ ጋ ሆኜ እቤቴ ውስጥ ቀለል ባለ መልኩ ተዝናንተን ነው የምናሳልፈው። ከዚ ውጪ ግን ውጪ ወጥቼ ብዙ ገንዘብ ከፍዬ ለልደቴ ብዬ የማከብር ሰው አይደለሁም ማለት ነው። ስለዚህ የኔ የልደቴ ቀን የማከብረው በዚህ መልኩ ነው

በተቋሙ ብዙ ጥቅማጥሞች አሉ የአልባሳት ጥቅማ ጥቅማ አለ በአመት ሁለት ጊዜ የሚሰጥ የአልባሳት ጥቅማ ጥቅም አለ። እንዲሁም የጽዳት እቃ ጥቅማጥቅሞችን አሉ ሳሙና ሰውት እና ወረቀት የመሳሰለችውን ብዙ ጥብ አጥቦችን ይሰጠናል። ሌሎችም የአመት እረፍት ጥቅምም አለ። ስለዚህ በተቋሙ ለሰራተኛው በሚመች መልኩ ብዙ ጥቅሞችንም ይቀርባሉ ማለት ነው። ኢኮኖሚው የሚደግሙ አሰራሮችን አሉ ደስ የሚል ነገር አለ

አዎ የፀሀይ ስትጠልቅ መመልከት እወዳለሁኝ የፀሀይ ስትጠልቅ መመልከት ያለው መልክ በጣም ደስ የሚል ነው። ቀይ ከለራ አላት ስትመለከታት እንደ ቀን የምትለበልብ አይደለችም። ስለዚህ ፀሀይ ስጠልቅ ማየት በጣም ደስ ይላል ማለት ነው። ሙሉ ለሙሉ ማየት ይቻላል ትኩረት ሰተህ ስታያት ደግሞ ደስታን ትፈጥራለች ማለት ነው። ፀሀይ እኔም ፀሀይ ሲጠልቁልኝ የመመልከት ልምዱ አለኝ እመለከታለሁ